ሁለት ትራስ ነው ምጠቀመው። በፊት አንድ ትራስ ነበር ያው ለጭንቅላቴ ብቻ። አሁን ግን ሁለት ትራስ ነው ማረገው ምክንያቱም አንደኛው ለትከሻዬ አንደኛው ለጭንቅላቴ። በጣም ነው ለውጥ ያለው። ትከሻችን አየር ላይ ነው ሚሆነው አንድ ትራስ ብቻ ስናደርግ። ከዛ እሱን አሰብኩኝ እና ትራስ ማድረግ ጀምሬ አንደኛው ወይም ከታያለህ ምጥር ከታቴ ወደ ታች ያለውን ደሞ በትከሻዬ እና ጥሩ እንቅልፍ እተኛለሁ። ምንም አይደክመኝም ትከሻዬም ያርፋል እናቴም ማሳረፊያ አለ ማለት ነው። ስለዚህ ብትራስ ነው የምጠቀመው

አዎ እንዴ ባህላዊ ልብስ እለብሳለሁ። በተለይ ያው በቀን በቀን አላደርግም ምክንያቱም ነጭ ነው። የባህላዊ ልብስ ደግሞ ቶሎ ይቆሽሻል። ቶሎ ያረጅብኛል ብዬ ስለምፈራ። ለባዕላቶቹን ጠብቄ እለብሳለሁ እና ቤተክርስቲያን ስሄድ የቤተክርስቲያን ባህላት ሲኖሩ እለብሳለሁ። ቤት ውስጥ ደግሞ ይሄ በዓሎች አሉ አ ዘመን መለወጫ ገና ፋሲካ። ትላልቆቹ ባህሎች ተብለው የሚከበሩትን ሳክብር የባህላዊ ላይ ልብስ ለብሼ ነው የምወጣው። የባህል ቀን የባህላዊ ልብስ ነው የምለብሰው። እና የቤተክርስቲያን ፕሮግራማቶች ላይ ፕሮግራሞች ላይ። የተለያዩ የአመታዊ ክብረ በዓሎች አንዱ አዲስ የቅዱስ ገብርኤል ቅዱስ ሚጊር የቅዱስ ድንግል ማርያም አመታዊ በዓሎች ሲሆኑ። ያው ቤተክርስቲያንም አድርጌ እሄዳለሁኝ። ቤት ውስጥም እሱን ለብሼ ነው የምውለው እና የባህላዊ ልብስ እለብሳለሁኝ። አው ግን ቦታ እመርጣለሁ ቀን በቀን አላደርግም። ያው ነጭ ስለሆነ ነው እንዳይቆሽሹብኝ ማለት ነው። እለብሳለሁኝ አዎ ባህላዊ ልብስ

አይ መሸመን አላውቅም እሰፋለሁ ይሄ በክርና በመርፌ እሰፋለሁኝ እንጂ የተቀደደ ምንድነው? ትንሽ ክፍተት ያሳየውን ነገር በክርና በመርፌ እሰፋለሁ እንጂ መሸመን አላውቅበትም። ማንም ሰው ደግሞ እኛም አካባቢ የሚሸምን እንደዛ የሚያደርግ ሰው የሚሸምን በሸመና የሚተዳደር ወይም መሸመን የሚችል ሰው የለም። አካባቢው እና በእጅ መሸመን ምን እንደሆነ አውቃለሁኝ ያው የባህላዊ ልብስ የሚሰራበት ነገር ነው። እኔ ግን ሸምኜ አላውቅም።

ድንጋይ ስ ስብስብ ታደርጋለህ ነው የሚለው ብዙ አይገባም ጥያቄው ወይም የድንጋይ ስብስብ ታደርጋለህ መሰብሰብ ትወዳለህ ወይ? ከሆነ አዎ ለየት ያለ ቅርጽ ያላቸው ለየት ያለ ቀለም ያላቸው ድንጋዮች ካገኘሁኝ ያው እሰበስባለሁ። መሰብሰብ እወዳለሁ ደድመ የሆነ ማዕድን ይሆናል ለወደፊት ውድ እሸጠው ይሆናል ብዬ በማሰብ ማለት ነው። ለየት ያለ የሆነ የሚያብለጭብልጭ ወይም ቅርጻቸውን ለየት ያለ ደስ ደስ ያለው። ቅርጻቸው የተለዩ ድንጋዮችን ካገኘሁኝ አዎ እሰበስባለሁ። በደንብ እሰበስባለሁኝ አዎ

አዎ ክረምት ላይ የዝናብ ውሃ ሰብስባለሁ ምክንያቱም ለብዙ ነገር ይጠቅመኛል ቤት መወልወያ ልብስ ማጠቢያ እቃ ማጠቢያ ስለሚጠቅመኝ። እሰበስባለሁ የዝናብ በውሃ ደግሞ ንጹህ ነው አንዴ የመጀመሪያው ዙር እስከሚይዘንብ እና ጣራ ያለው ቆሻሻ እስከሚወርድ ነው እንጂ ከባንቧ ውሃ ስዳቱ እኮ ንጹ ነው። ስለዚህ እሰበስባለሁ በጣም ብዙ ነው ነገር የሚጠቅመኝ የተቀመጡ ብዙ ነገሮች አጥባለሁ አሁን ብርድ ልብስ። ምናምን መጋረጃ የሶፋ ልብስ ማጥበብ በዝናብ ዉሃ ክረምት ላይ ያው በገዢ ውሃ ችግር ስላለ። ክረምትም የቧንቧ ውሃ ብዙ አይገኝም። በሳምንት አንዴ ቢመጣ ነው ስለዚህ ግዴታ ነው። ሰበስባለሁ እና በጣም እጠቀማለሁ በጣም ይጠቅመኛል ደግሞ።

በቀን አንድ ሊትር ውሃ እጠጣለሁ። በጋ ሲሆን በተለይ ክረምት ላይ ያው በ ቅዝቃዜ ስላለ ውሃ ጠጡ ጠጡ አይልም ሻይ ነው የምጠጣው። ክረምት ውሃ ንጹህ ውሃ ግን የምጠጣጣ ያው ከ ክረምት ላይም እኮ እጠጣለሁ። ግን ትንሽ ነው ግማሽ ሊትር ብጠጣ በበጋ ላይ ግን ያው ፀሀይም ስ ለ ውሃም ስለሚጠማ ብጠጣም ምንም ቋቅ ስለማይለኝ። አንድ ሊትር ውሃ እጠጣሁኝ በቀን።

አዎ ማህበራዊ ሚዲያ እጠቀማለሁ በዚህ ጊዜ ግዴታ እኮ ነው። አሁን ቲክቶክ አለኝ ቴሌግራም አለኝ ዋትሳኘ አለኝ ኢንስታግራም አለኝ እነዚህን እጠቀማለሁ ለጥሩ ነገር ማለት ነው። አሁን ዋትሳፕ እና ቴሌክራም መልእክት ለመላላክ ነው ከወንድሞቸ ጋር እና ስልክ ለመደዋወል ውጭ ሀገር አሁን ያሉ ጓደኞቸን ያው በቀጥታ ስልክ ውድ ስለሆነ ስለማንደዋወል ያው ኢንተርኔት ተጠቅመን እንገናኛለን የድምጽ ጥሪም የቪዲዮ ጥሪም እናደርጋለን። ቲክቶክ ላይ ደግሞ የተለየዩ ነገሮችን አያለው ጠቃሚ የሆኑ ሃይማኖታዊ ነገሮችንም አያለው ለነፍስ ጠቃሚ የሆኑ ነገሮችንም አያለው። አዎ ማህበራዊ ሚዲያ እጠቀማለሁ ግን የምጠቀመውን እየመረጥኩ ማለት ነው። ቁም ነገር ለቁም ነገር ብቻ እጠቀማለሁ።

የም ላላከው በ በዋትሳፕ እና በቴሌግራም ነው። ቴሌግራም ያው ሀገር ውስጥ ካሉ ጓደኞቼ ጋ መልእክት ም ላላክበት ነው ያው። ውጪ ያሉ ሰዎች ግን ብዙ ጊዜ ዋትሳፕ የሚጠቀሙት ብዙ ቦታ የሚገኝ ዋትሳፕ ስለሆነ ዋትሳፕን እንጠቀማለን። ለመልእክትም ለሁሉም ነገር ዋትሳፕ ነው የምጠቀመው። በአብዛኛው ከውጪ ውጪ ሀገር ካሉ ከሀገር ውጪ ጋር ካሉ ሰዎች ጋር ማለት ነው።

ቤቴን በሳምንት አንዴ ነው ማጸዳው። ግን መሃል ላይ የሆነ ነገር ቆሽሾ ካየሁኝ ያኔም አጸደዋለሁ ግዴታ ሳምንት ይሙላው ብዬ አልቀመጥም። ብዙ ጊዜ ግን አይቆሽም። ስለዚህ በሳምንት አንዴ ነው የማጸዳው። ግን ድንገት ውሃ ተደፍቶ ካየሁኝ ወይም ሸረሪት ካየሁኝ ግድግዳ ላይ ምናምን ግዴታ ሳምንት እስከሚሞላው አልብቅም ቆሻሻ ባየሁበት ሰዓት ላይ አፀዳዋለሁ።